አዎ ምግብ ለሌሎች ማካፈል እወዳለሁ ምግብ ለሌሎች ማካፈል ደስ ይላል ሰዎች ላይ ብዙ ደስታ ታያለህ። ሰዎች ሃይማኖትም ለሰዎች ያለህን ነገር አካፍለህ መብላት እንዳለብህ ያስተምራልና። ለሰዎች ምግብ ማካፈል በጣም ጥሩ ነገር ነው። ሰዎች እርቧቸው ሊሆን ይችላል እና ደግሞ ባይረባቸውም እየበላ ሲሆን እንዳይቀኑ። ብትሰጣቸው ደስተኛ ይሆናሉና ሰዎች። ለሰዎች ምግብ መስጠት እኔ በራሴ አንደበት ስብዕናዬ ይፈቅዳልና በጣም ደስ ይለኛል። ለሰዎች ምግብ መስጠት

አዎ ማሰላሰል አደርጋለሁ ብዙ ነገሮችን አሰላስላለሁ በሰፈር ያሉ ነገራቶችን በአከባቢ በትምህርት ቤት በመሰሰሉ አከባቢ ያሉ ነገሮችን ሁሉ አሰላስላለሁ በተፈጥሮ ፈጣሪ የፈጠራቸውን ድንቅ ነገሮች ሁሉ አሰላስላለሁ። ብዙ አይነት ታምራቶችን ማሰላሰል ደስ ይለኛል። እና ነገራቶችን አሰላስላለሁ

አዎ ማቅረቢያ ማቅረብ ይችላሉ። የተለያዩ ነገራቶችንም አቀርባለሁ። በሚገባ የተለያዩ ሀሳቦችን፣ እቅዶችን፣ ፕላኖችን፣ የተለያዩ ንባቦችን፣ የተለያዩ መጽሐፎችን፣ ምናምን አቀርባለሁ። በትምህርት ቤትም የተለያዩ ተሳትፎዎችን በማድረግ እታወቃለሁና። የተለያዩ ነገራቶችን አደርጋለው

ኦ ቅዳሜ እና እሁድ በጣም ብዙ ነገሮችን ራቅ አደርጋለሁ። የሚገርም ጥያቄ ነው ቅዳሜ እኔ ጠዋት ጠዋት ኳስ እሄዳለሁ። ኳስ እጫወታለሁ። ከዛ በኋላ ከኳስ መጥቼ ምግብ ከበላሁኝ በኋላ ደግሞ የተለያዩ መጽሐፎችን ማንበብ እጀምራለሁ። ያው ፈተና እየደረሰብን ስለሆነ ኤግዛም እነዛን አደርጋለሁ። እሁድም እንደዚሁ ተመሳሳይ ይሄንኑ ግቤ ነው የማደርገው እና- ከሰአት በኋላ ደግሞ ወደ ሃይማኖት ቦታ መስጊድ ምናምን ቤተክርስቲያኖች እሄዳለሁ ማለት ነው።

ከሚገባው ወተት እጠጣለሁ ወተት የተለያዩ ጥቅሞች አሉት። እና ወተት ለሰውነት ጥንካሬ ስለሆነ አብዛኛው ብዙ ጊዜ እኛ ቤት ጠዋት ጠዋት ሁሌ ጠዋት ጠዋት እጠጣለሁ ማታ ማታም እጠጣለሁ። እና ወተት በጣም ነው የምጠጣው ደግሞ በጣም ነው የምወደው ወተት። እና ሁልጊዜ ወተት መጠጣት ደስ ይለኛል በጣም እና ጥንካሬም ይሆነኛል። ከሰዎች አንፃር የተለያዩ ጥቅሞችን አግኝበታለሁ በቃ ትግል ላይ ምናምን። ሀይለኛ ነኝ ማንም አይችለኝም ወተት ስለምጠጣ ማለት ነው። እና ወተት በጣም ነው የምጠጣው

ወደ መናፈሻ በሳምንት ሶስት ቀናቶችን እሄዳለሁ። መናፈሻ በጣም ደስ ነው የሚሄደው መናፈሻ ቦታ መሄድና ብዙ ጊዜ ወደዛ እሄዳለሁ መናፈሻ። ጥሩ አየርም እቀበላለሁ እና በጣም ደስ ይለኛል ንጹህ ሀሳብ ሀሳቦች ሁሉ እዛ ቦታ ላይ ይመጡልኛል እና በጣም ደስተኛ ነው። መናፈሻ በመሄዴ ሁሌ ብሄድም ደስ ይለኛል።

አዎ መተግበሪያዎችን አወርዳለሁ በተለያዩ መንገዶች መተግበሪያዎችን አወርዳለሁ ለምሳሌ ያክል ከፕሌይ ስቶር ከጉግል ክሮም ከጉግል ከራሱ እና የተለያዩ መተግበሪያዎችን አወርዳለሁ። ኑሮን በጣም የሚያቀሉ ብዙ አይነት መተግበሪያዎች ስላሉ እነዛን እየተጠቀምኩኝ የራሴን ኑሮ አቀላለሁኝ ማለት ነው።

አዎ መስኮት ከፍቼ እተዋለሁ ብዙ ጊዜ ያው መስኮቶች በመስኮት የሚገባው አየር በጣም ደስታ ስለሚሰጥ መስኮትሽ እከፍቼ እተዋለሁ እና መስኮትም ላይ ቁጭ ማለት እወዳለሁ። ግን ብዙ ጊዜ መስኮቶች መክፈት ጥሩ ነው ብዬ አላስብም አንዳንዴ በዛ በመስኮት ውስጥ የተለያዩ ነፍሳቶች ይገባሉ ብዬ ስለማስብ። አንዳንዴ ዘግዋለሁ ያው ጠዋት ላይ አካባቢ ላይ ግን ብዙ ጊዜ እከፍተዋለሁ ማለት ነው። መስኮቴን

አዎ የዝናብ ውሃ ሰበስባለሁ የዝናብ ውሃ ለኔ ብዙ ጥቅም የሰጠኝ አንደኛ አትክልቶችን አጠጣዋለሁ። ሁለተኛ እቤት ያሉ አትክልቶችን ማለቴ ነው። ሁለተኛ ደግሞ ልብስ አጥብበታለሁ። በውሃኝ እኛ ሀገር የውሃ ችግር ስላለ ሰብስቤ ዝናብ ሲጥል። ልብሶቼን የተለያዩ ብርድ ልብሶችን ከባድ ከባድ የሆኑ ልብሶችን ምናምን አጥብበታለሁ ማለት ነው

እሺ የልጅነት ቤቴ በጣም ደስ ምትል ቤት ነበረች። ያው እኔ ስለሆንኩኝ የመጀመሪያ ልጅ እኔ ብቻ ስለሆንኩኝ። በጣም ደስ ምትል ቤት ነበረችኝ እና የራሴ የሆነችም ክላስ ነበረች። እና እዛች በጣም ብዙ ላይፎችን አሳልፌያለሁ እና። በጣም ደስ የምትል ቤት ነበረች አየር መስኮቶች ያሉበት ቦታዎች። አየር ሲገባ በጣም ደስ ይል ነበር።

እሺ በጣም የምወደው ሽታ ፅጌሬዳ አበባ ላይ ያለን ሽታ ነው በጣም ነው ደስ የሚለኝ እሱ ሽታ። እና በጣም በቃ እሱን ማሽተት በጣም ደስ ይለኛል። እና ደግሞ አንዳንዴ ሽቶ ሽቶ አዎ ቆንጮ ቆንጮ ሽቶዎች አሉ። እነዚህ እነዛ ሽታ በጣም ደስ ይለኛል እና። በጣም ደግሞ ደስ የሚል ይሄ ምግብ ሲሰራ የሰጋ ሽታ። የጥብስ ምናምን ሽታ በጣም ይመቸኛል

እሺ ብዙ አዳዲስ ነገሮታችን መማር እፈልጋለሁ ለምሳሌ ያክል ስለ ንግድ ማርኬቲንግ ነገር መማር ፈልጋለሁ። አካውንቲንግም እንደዛው እና ስለ ህይወት መጽሐፍ ስለ ህይወት ነገራቶችና ማወቅ ቦታ ነው ምፈልግህ። ላይ አስትሮኖ ነው። አሁን በጣም ስለምፈልግ እሱን ማጥናት ፈልጋለሁ

ዝናብ ሲዘንብን የማደርገው ብርድልብስ እለብስና ከዛ ፈንድሻ። ነገር ቆሎ ነገር እናደርግና ቴሌቪዥን ፊልም ማየት በጣም ደስ ይለኛል። ከዛ እንደዚህ ያርኩኝ ነው የማሳልፈው ዝናብ ሲጥል በጣም ብርድ ስለሚሆን። ብርድ ልብሴን ለብሼ ተኝቼ በቃ የተለያዬ ነገሮችን ማየት እፈልጋለሁ ማለት ነው

አዎ በሚገባ የሞባይል ዳታ እጠቀማለሁ። አሁን ራሱ በሞባይል ዳታ ነው የምትጠቀመው፤ እና ሞባይል ዳታ ጥሩ ነው። እንግዲህ ኢንተርኔት እኛ ሀገር ላይ ያለ ሞባይል ዳተ ኢንተርኔት መጠቀም ስለማትችል። ወይ ዋይፋይ ወይ የሞባይል ዳታ ሊኖር ይገባል። እና ብዙ ጊዜ ሀብታሞች ናቸው ዋይፋይ ያላቸው። ደሃዎች እኛ ደሃዎቹ አለን ዳታ ነው የምንገዛው በቻልንው አቅም ማለት ነው።

አዎ እጅ መጨባበጥ እወዳለሁ እኔ ሰዎችን በእጅ ሰላም ማለት በጣም ነው ደስ የሚለኝ። ያው አሁን ላይ ትንሽ ኮሮና ምናምን ስላለ ሰዎች ጥንቃቄ ስለሚያደርጉ እንደ ድሮ ሰዎችን አልጨብጥም ጥንቃቄ አደርጋለሁ። ግን መጨባበጥ በጣም ደስ ይለኛል የሰዎችን ፍቅር ያመጣል ብዬም አስባለሁ።

ስልኬን በቀን ሁለት ጊዜ ሁለት ሰዓት ወይም ደግሞ ሶስት ሰዓት ያክል እሞላለሁ። ያው ሁለት ሰዓት ወይ ሶስት ሰዓት ከሞላሁት ከዛ በኋላ ሙሉ ቀን ይጠቅመኛል ማለት ነው። እና ስልኬ ያው ቻርጅ ሳይኖሩ ሲቀር ስለሚደብረኝ ብዙ ጊዜ ስልኬን ቻርጅ አደርጋለሁ።

አዎ ባዶ እግሬን መራመድ አውቃለሁ በሚገባ ያው ብዙ መንገድ ባዶ እግሬን ተጉዠ አላቅም ግን የተወሰኑ መንገዶችን ባዶ እግሬን እጓዛለሁ። እና በጣም ከባድ ነው የተወሰነ ጠጠር ይወጋሃል ምናምን። እና በጣም አስቸጋሪ ነበር ከባድ ፈተና ባዶ እግር መሄድ ነው። እና በጣም ጥንቃቄ አድርጌ ነበር ባዶ እግሬን የምራመደው ማለት ነው።

ጥሩ ጥያቄ ነው። እኔም በጣም ምወዶ መጠጥ ውሃ ነው። ከውሃ የተለየ በጣም የሚያስደስተኝ ጥሜን የሚቆርጥልኝ ነገር የለም። እና ውሃ መጠጣት ለጤናም ጥሩ ነው። የተለያዩ ጥቅሞች ስላሉት ለኩላሊትም ጥሩ ነገር ስለሆነ ብዙ ጊዜ ውሃ እጠጣለሁ። እና በጣም የምወደው መጠጥ ውሃ ነው። ውሃ መጠጣት በጣም ነው ደስ የሚለኝ